ፀሀይ ስትጠልቅ መመልከት ትወዳለህ ይላል ያው አዎ ፀሀይ ስትጠልቅ በጣም ብዙ ስሜቶች አሉት ለምሳሌ ፀሀይ አእምሮን ለማሳረፍ ማሳረፊያ ተሞክሮ ነው። ቀለማት ቀለሞች ሲቀያየሩ ማየት በጣም ያስደስታል። ለምሳሌ ቀለሎች ከወርቃማ ወደ ቀይ ሀምራዊ እና ወደ ሰማያዊ ሲቀያየሩ ማየት የተፈጥሮን ውበት እድናይ ሰለሚራዳ በጣም ነው። የፀሀይ ስጠልቅ መመልከት በጣም እወዳለሁኝ ማለት ነው። በሌላ ደግሞ ፀሀይ ስጠልቅ ስመለከት ለመንፈሳዊ ነገሮች እንዳስብ ይረዳኛል ማለት ነው። በተጨማሪም ደግሞ ፀሀይ ስትጠልቅ መመልከት ለኔ ለመነሳት እና ለሌላ እንደ ሌላ እንደ መደሰቻ ነገር ስለማየው በጣም እኔ ፀሀይ ፀሀይ ስትጠልቅ መመልከት በጣም እወዳለሁኝ እላለሁኝ።

በምን ሰዓት ትነሳለህ? ይላል ጥያቄው እኔ የምነሳው በተለያየ ሰዓት ነው ማለት እንደ ስራው ሁኔታ። ስራ የምገባ ከሆነ ገስግሼ አስራ አንድ ተኩል ተነስቼ። ቁርሴንም እበላለሁ። ትንሽ ሰውነቴን ፈታ ለማድረግ ትንሽ ስፖርት ነገር ሰርቼ። ቁርሴን ሰርቼ ታጥቤ ምናምን ከዛ ያው የምሰራበት ቦታ ራቅ ስለሚል የተወሰነ በእግሬም ስለምሄድ። እንደዛ ነው አስራ አንድ ተኩል የምነሳበት ሁኔታ አለ። ስራ ሳይኖረኝ ደግሞ ቆይቼ አንድ ሰዓት ምናምን የምንሳበት ሁኔታ አለ ማለት ነው። አንድ ሰዓት ተነስቼ እንደው ትንሽ ትሬኒንግ አድርጌ ከዛ ቁርስ ቁርሴን በልቼ ኖርማል ምሰራውን ስራ እሰራለሁ ማለት ነው።